ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው የሚለው። እንደ እኛ እንደ ክላስ ማለት ነው ስብሰባ ብዙ ጊዜ እናደርጋለን። ለምሳሌ ፈተናው መቼ መቼ መፈተን እንዳለብን እቅድ ለማውጣት ሰኞ ማክሰኞ ከጊዜ ገደቡ ቀድመን እንፈተን ወይስ ምን ያህል መፈተን አለብን? ምናምን የሚሉትን ትምህርቶች ቀድመን እንድንፈተን የተለያዩ ስብሰባ አናደርጋለን። እንዲሁም ከክላስ ጋር የተለያዪ ውይይቶች በሚኖርበት ጊዜ ስብሳባ እናደርጋለን ማለት ነው። በሁለት ወር አንድ ጊዜ ስብሰባ እናደርጋለን እንደኛ ማለት ነው። እንደ ተማሪዎች የተለያየ ስብሰባዎችን አድርገን ያሉ ችግሮችን እንወያያለን። መምህር ላይ አስተያየት የሚሰጥ ካለ ይሄ መምህር ይሄን እንዲያስተካክል ተብሎ የተለያዩ ምክሮች እንሰጣለን ማለት ነው።

መገበያያ ዋጋ መደራደር ትችላለህ ለሚለው እንግዲ አዎ ምክንያቱም አቅም ስለሌለኝ እንግዲ አብዛኛው ከተማ ላይ ሱቅ ላይ አብዛኛው የሚሸጡ እቃዎች በጣም ከባድ ናቸው። እና መጀመሪያ የሚጠራው በጣም የተጋነነ ዋጋ ነው እና እንደ ተማሪ መጠኔ ብርም መጠን ሳልማይኖረኝ ማለት ነው ነው። ይሄን ያህል እና ምን ሊል ይችላል መጀመሪያ ይሰጣል። እኔ ግን ያለኝ ይሄንን ምናምን በይ በደንብ እከራከረውና ትንሽ በደንብ ወርዶ እንዲሸጥልኝ አደርጋለሁ ማለት ነው። ምክንያቱም ገንዘቡ በጣም ነው የተጋነነን መጀመሪያ የሚጠራውና የሚሸጠው በጣም ምንም አይገናኝም። ስለዚህ በደንብ እከረከራለሁ። በገበያ ዋጋ ላይ በጣም ተደራዳሪና መደራደር እችላለው ማለት ነው። ወደ ጋራ ለመምጣት በጣም መከራከር ነው ዋጋው እንዲቀንስልንና በተቻለ መጠን በአቅማችን እንድንገዛ ማለት ነው

በእንጨት እሳት ማብሰል ትችላለህ? አዎ አብዛኛው የ ገጠር ልጅ እንደመሆኔ ብዙ ነገር አብዛኛው ገጠር ላይ የምጠቀማቸው ማገዶ ወይም እንጨት ነው። ስለዚህ ኤሌክትሪክ የለም። ይሄ መብራት ሀይል የለም ማለቴ። እዛ ስለሌላ አብዛኛውን ላይ የምንጠቀመው የእንጨት እሳት ነው ማብሰል ለምግብ ማብሰያ ለምን ለምን የምጠቀማቸው አብዛኛዎቹ ጊዜ። በእንጨት ነው ስለዚህ ማብሰል እችላለሁ በእንጨት ማብሰል እችላለሁ። ሌላ አማራጭ ስለሌለ አብዛኛው የምንጠቀመው በእንጨት ስራ ስለሆነ በእንጨት ነው። ማገዶ የምንጠገው ገጠር አካባቢ አብዛኛው የኢትዮጵያ ህዝብ። ያው እንግዲህ ሰማንያ አምስት ፐርሰንት ገጠር ስለሚኖር አብዛኛውን የምጠቀመው የእንጨት እሳት ነው ማለት ነው።

አቧራ ችግር ይፈጥራል አዎ ይፈጥራል በኋላ ቆሻሻ ነው። ብዙ ትንኞች ናቸው። የሚቦን ነገር ነው አቧራም በንፋስ አካባቢ የሚመጣ ማለት ነው። ምክንያቱም አንደኛ ልብስ ያቆሽሻል። ሲቀጥል ደግሞ ብዙ ነገሮችን ነው ወደ አይናችን ሊገባ ይችላል። አይናችን ገባ ማለት ደግሞ አይናችን የሚሰጠው ጥቅም በጎ ሊሰጠን አይችልም። መቼላለሁ ሁል ጊዜ አቧራ የሚገባብን ከሆነ። በዚህ በዚህ ምክንያት በአንድ ግለሰብ ላይ ብዙ ችግር ያደርሳል። እንደኔ አቧራ በጣም ትልቅ ችግር ያስከትላል ብዬ አስባለሁ።

ሰዎችን በአይነት እመለከታለሁ። አዎ አይን የተፈጠረው ማየት እስካሁን ድረስ ነገሮችን ሶ ነገር በአይኔ ይገባል የሚባል ነገር አለ። ሰውየውን በማየት ብቻ መረዳት እችላለሁ። እንደሆነ ያለውን ደስታውን ሀዘንን መረዳት ስለሚሰሩ ሰዎችን በአይን እመለከታለሁ። እና ግን ለፊት መመልከት አቅም አለኝ ማለት ነው። ብዙ ነገር ባይን እመለከታለሁ ሰዎችን ባይን ማመለከት ብዙ አውቃለው ማለት ነው።

አደንዝዝ ትወዳለህ እኔ አልወድም ይሄንን አደንዝዝ ዝም ብለህ ሰዎችን በተለያየ ነገር የሆነ ነገር ሰጥተህ የሆነ ነገር ወይ መድሃኒቶችን በተለያየ ቅመማቅመሞች ሰውን እንደመጉዳት ያለው እንደኛ እና ማደንዘዝ እንደ ኢትዮጵያ ባህል ትንሽ ይከብዳል። እና ከሃይማኖትም አንፃር ከምኑም ከምኑም አንፃር እንደመጥፎ ነው። እና እኔም በበኩሌ ይሄን ነገር አልደግፍም አልወደውም ማለት ነው። አደንዝዝ ከባድ የስነ ልቦና ችግር ያስከትላል። ለአእምሮአችንም ጥሩ ስላልሆነ ማደንዘዝን አልደግፈውም አልወደውም ማለት ነው።

ካለቃ ጋር እንግዲህ እንደ ተማሪነቴ ብዙም ያው በስራ ላይ ያልተመደብሁም ገና ተማሪ ነኝ። ግን ካለው ከአለቃ ከክላስ አለቃ ጋር ያለን ግንኙነት ደስ የሚል ነው። ከብረን ጥሩ አይን ነው የምንተያየው እንዋደዳለን። ያን ያህል አስቸጋሪ አይደለም። መጠየቅ የምፈልገውን ከእሱ እጠይቃለሁ። ስለፈተናው ስለአንዳንድ ከመምህራን ከምን ምን እንዳለ አዲስ ነገር። በቃ በግጽ አወራዋለሁ በግልጽ ያወራኛል። በቃ ደስ የሚል ያለቃና የኔ ግንኙነታችን ደስ የሚል ነው። ያን ያህል የከፋ አይደለም። ካለቃዬ ጋር ያለኝ ግንኙነት ደስ የምልና ጥሩ ግንኙነት አለኝ ብዬ አስባለሁ።

ከልጅነቴ ምዘክረው ለሚለው ብዙ አይነት አለ በልጅታችን ቁጭ ብለን ተጫውተን ብዙ ነገርም እንዘክረዋለን ለምሳሌ እንደ ክርስትና ሃይማኖት የተለያዩ አይነት ችግሮች እያሉ እንጣራለን ልጁ ጎርቤት ሀብታሞች ማለት ነው። ዝግጅነታችን አጠጣ እየተነነ ልጅነታችን እናስተዋሳ አለቃ ጫሃታ እያለ የተጫወትን ባል ሚስት ምናምን እያለ የምንጫወተው ከዛ በዛ ጊዜ ዝክር ተጠርተናል። ምናምን ምን ስክር ተጣ ማርያም ነው እኮ ዛሬ ነው እንጂ ምናምን እያልን እንጠራራለን ስለዚህ በልጅነቴ መስታወታቸው እነዚህ ዝክር እያልን አባቶቻችን በልጅነታችን የሰማን ነው እኛም በልጅ በህፃንነታችን እያከበርን እየዘከርን ነበር።

ስራህን ትወደዋለህ ነው በጣም ነው ተማሪ ነኝ ተማሪን ሰዓት በደንብ እወደዋለሁ አከብረዋለሁ ነገ ትልቅ ደረጃ ያደረሰኛም ብዬ የምወደው ነው። ስለዚህ ስራን መውደድ ደግሞ በቃ ጥሩ ነገር እንድትሰራ ያደርጋል። ስራን ካልወደደው ደግሞ ውጤታማ ላልሆን ስለምችል። ማቋረጥ መውጣት ምናምን የሚኖር ጀነራል አንደኛ ወድጄ ነው እየተማርኩት ያለን የተማርኩበት ደግሞ የተሻለ ነገር አገኛለሁ ብዬ ነው። እና ትምህርትን በጣም ነው የምወደው። የስራ በትምህርት ላይ ስላለ አሁን የሰራ ክብር ትምህርት ስለሆነ በጣም እወዳለሁ የሰራ መስኬን ማለት ነው።

አለህ ለሚለው፣ እኔ አብዛኛውን ተማሪ ነኝ የለኝም። እፈልግ ነበር ነገር ግን የለኝም። አብዛኛውን ጊዜ በስልክ ነው እየተጠቀምኩ ያለሁት እና አንደ ዲጂታል እገባለሁ እደነዛ ላይ ድርጅት ውስጥ ነው ብዙ ጊዜ የማነበው እንጂ ስልኬ የማነበው በስልክ እና አንዳንድ ዲጂታል እየገባሁ ነው እንጂ የራሴ የሆነ ላፕቶፕ የለኝም። መግዛት እፈልጋለሁ ነገር ግን ጊዜ ገንዘብ እጥረት አንሰራ አልያዝኩም። የለኝም አልገዛውም አዎ ስለዚህ ላፕቶፕ እኔ የለኝም።

ውበድ ትጠቀማለህ ለሚለው እኔም ብዙም ያን ያህል እጠቀማለሁ የምባል አደለሁም ግን አንዳንዴ እንደ ቅባት፥ ዲኦድራንት ሙድ ነው። ያን ያህል በብዛት ባይሆንም እጠቀማለሁ እንደ ሴቶች በብዛት ባልጠቅምም ሽቶ ምናምን እጠቀማለሁ። ቅባት የፀጉር ቅባት ምናምን አንዳንዴ እጠቀማለሁ። ግን ያን ያህል የተጋነነ መዋቢያዎችን አልጠቀምም።

በመስጠት ሁለት ጊዜ ያለው በቀን ሶስት አራት ጊዜ ላይ እችላለሁ። ጠዋት ስነሳ ቀን ምን በየሰአቱ አያለሁ። ምክንያቱም ጓደኛ የማያየውን ጓደኛ ሊነግርህ ያፈረውን ነገር ያ ራስህንና እምነትህን የምታይበት ነው። ጓደኛ መስታወት ነው ይባላል። እና እንደ በመስታወት እንደ ጓደኛ መስታወት ብዙ ጊዜ አያለሁ። ምክንያቱም ብዙ ነገሮች ልበላሽ ስለምችል አንዳንድ ነገሮች ላደርግ ይችላል። የተበላሸውን ነገር ለመለየት። ሄጀ እዛ ጋር ፊት ለፊት ሆኔ ያንን ነገር አያለሁ ማለት ነው። ስለዚህ ያንኛው ነገር ነው ያለህን ችግር ያሳያል። ፊትህ ላይ ምን ያለን ቆሻሻ ካለ አንዳንድ ነገር ካለ። እሱ እዛ አይቶ እንዳፀዳ ያደርገኛል ማለት ነው።

በእጅ የሚሰራውን እንግዲህ በእጅ ነው የሚሰራው እንግዲህ። እንደኛ ያላደገ ሀገር ያለው ሁሉም ነገር በእጅ ነው። የሚኖር በእጅ አዘነው ነው ሁሉም ነገር የሚሰራው። ለምሳሌ በእጃችን የሚሰራ ነገር ቢኖር ቤት የመረጋል ጭቃ ይቦካል እና ሁሉም ነገር ቀጥታ ያለምንም ሌላ ዕቃን ሳንጠቀም በእጃችን ነው ጭቃ የምናቦካው ምግብ የምንበላው ምን ምን የምንለው በእጃችን ነው ማለት ነው።

የምወደው ሬስቶራንት የት ነው የሚገኘው የት አካባቢ ነው የሚለው ሰቆታ ላይ ታደሰ ሆቴል የሚባል አለ። እዛ አካባቢ በጣም የድሮ ሆኖ በቃ እዛው ነው ብዙ ነገር ብዙ ነገር አድርጊያሁ ብዙ ነገር ተጠቅሜበታለሁ። ከዚህ ባህርዳር ደግሞ አንበሳ ሆቴል የሚባል አለ በጣም ታዋቂ እና አዲስ አምባ ሆቴል እነዚህ እነዚህ በጣም ተወዳጅ እንትን ናቸው ሬስቶራንት ናቸው። በጣም ታዋቂዎች ማለት እነዚህ እነዚህ ጋር አውቃለሁ እዚህ እነዚህ ጋር እነዚህ አካባቢ ይገኛሉ። አንዱ ባህር ዳር እና ሰቆጣ አካባቢ በጣም የማውቃቸው ነገሮች አሉ ማለት ነው ብዙ ሬስቶራንት።

በዚህ ቅዳሜ እና እሁድ በዚህ ሳምንት ማለት ነው። ያው ቅዳሜ ክላስ አለኝ በግል እማራለሁ። እሁድም እንደዛው ከሱም በተጨማሪ ከክላስ ውጪ ደግሞ ቤተክርስቲያን አለ። ግቢ ጉባኤ አለ እሁድ ለምሳሌ። ኮርስ አለ እንከታተላለን ትምህርተ ወንጌል ይሰጣል በቤተክርስቲያን ማለት ነው። እሁድ በዓል ስለሆነ እንደ እኔ እንደ ኦርቶዶክስ ማለት ነው። እሁድና ቅዳሜ የእረፍት ቀን ናቸው። በሌላዎቹ እኔ ደግሞ በግል ስለምማር። ክላስና ቤተክርስቲያን ላይ በመሄድ እነዚህን ሁለቱን ቀናቶች በዚህ በዚህ መንገድ አሳልፋለሁ ማለት ነው። በትምህርትና ሃይማኖታዊ ትምህርቶችን በመማር ማለት ነው

ደሞዝህን በየትኛው ቀን ታገኛለህ? የሚሆነው ግን በየወሩ መጨረሻ ነው ለምሳሌ ሰኔ ሰኔ መጨረሻ ሰኔ ሰላሳ መስከረም መስከረም ሰላሳ በየወሩ ተከፋይ ስለሆነ ደሞዝ በአብዛኛው ጊዜ ሚከፈለው በወሩ መጨረሻ ቀን ነው። እንደ ኢትዮጵያ ማለት ነው። እንደ እዛ በፊትም ሊሰጥ ይችላል ብዙ ጊዜ ግን በወሩ መጨረሻ አዲስ ወር መጀመሪያ አካባቢ ይሰጣል ማለት ነው።

የስራ ምኞቶች እንግዲህ ወደ ፊት አገኛቸዋለው ብለህ ነው? የምትፈልግ አንደኛ ሪሰርቸር መሆን ነው ጥናትና ምርምር ላይ መስራት ነው። ሁለተኛ ደግሞ የኦንላይን ስራዎችን መስራት ዩቲዩበር መሆን። ነው ዘመናዊ ስራዎች መስራት። በቃ በትንሽ ስራ ብዙ ገንዘብ የማገኝበት ስራ መስራት የምፈልገው ማለት ነው። ወደፊት

ሩዝ ወዳለው ምክንያቱም ብዙ ጊዜ ጠዋት ላይ ቁርስ የሰጠና እንደ ግቢ ማለት ነው ለምሳሌ በቃ ሁል ጊዜ ቁርስ ነው ሩዝ ነው። ብዙም አልወድም ነበር ይሄን በፊት አሁን ግን ከአራት አመት በኋላ በጣም ለመድኩት። ምክንያቱም ጠዋት ጠዋት የምትሰጠው ሰው አማራጭ ስለሌለ። መብላት አለብን። ስምንት ነበር እንደ ልብስ አድርጌ በቃ አሁን በጣም እወዳለሁ ሩዝ ከምወዳቸው ምግቦች አንዱ ነው ማለት ነው።

በመንገድ ላይ ቪዲዮ ትመለከታለህ? በፍጹም አላደርገውም። ምክንያቱም አንደኛ ሰው አይገባኝም ምን እንደሚል ቪዲዮው፤ ሁለተኛ መንገድ ለስለሆነ ትጋጫለህ መኪና ሊገጭህ ይችላል። ሲቀጥል ደግሞ ምንም እንደ ፋራ ትታያለህ። ከመንገድ ላይ መንገድ ብቻ ነው ማየት መሄድ ያለብኝ፣ ቪዲዮ ላዳምጥ ነው ወይስ መንገድ ላይ ልሄድ? ስለዚህ በጣም የመንገድ ላይ ቪዲዮ አልመለከትም እንደ እኔ ማለት ነው። ምክንያቱም ብዙ ነገር ያሳጣኛል ህይወት እስከማጣት ድረስ ልገጭም እችላለሁ አንዳንድ ነገር ልዘረፍም እችላለው ስልኬን በእጄ ይዤ የምሄድ ከሆነ ማለት ነው።

ያው በጣም ከምወደው የምግብ አይነቶች መካከል አንዱ ነው። ያው ባለፈው ከተማ ገንፎ በጣም ይመቸኛል እንደውም በቅቤ በእርጎ ምናምን ሲሆን በጣም ደስ ይላል። ገንቢ ምግብ ነው። ብዙ ማላመጥ ምናምን አያስፈልግም። ብዙም ጉልበት አይፈጅም እና ጠዋት ጠዋለ በተለይ ባገኝ ደስ ይለኛል እና በጣም እወዳለሁ። ከልብ ማለት ነው። ቤተሰብ ሲሄድ ምናምን በጣም እመገባለሁ አሁን ነው እንጂ በጣም እወዳለሁ ምግቡን ማለት ነው። በጣም እበላለሁ በጣም ከወደው ምግቡ ከምወዳቸው ምግቦች አንዱ ነው ማለት ነው።

ስራ እንግዲህ ነጋዴ መሆኑ የተማርኩት ትምህርት ላይ ነጋዴ ሆኜ ብር ትርፍ አትርፌ ቤተሰቦቼ ልጆቼ እኔን ጥሩ ደረጃ ጥሩ ኑሮ እንድኖር ነው። አሁን ወደፊት መስራት የምፈልገው የስራ ልምድ ው ነጋዴ መሆን ነው። ምክንያቱም በአሁኑ ጊዜ በጣም ነጋዴ አትራፊ ነው ምቾተኛ ነው። የመንግስት ስራተኛ ከመሆን ነጋዴ መሆን እመርጣለሁ። ምክንያቱም በቃ መንግስት ሰራተኛ በወሯ ጠብቆ ነው ብር ሚቀበለው በመንግስት ነጋዴ ከሆነ ግን ብዙ ሀገር አያለው ብዙ ነገር እሸምታለው፣ ብዙ ነገር አተርፋለው እና በጣም አትራፊና ጥሩ ገንዘብ ያለው ሰው እሆናለው ማለት ነው።

እንደ እኔ አካባቢ አሁን እንግዲህ ሰላም እጦት ስላለ ብዙም የተኩስ ድምጽ ሰማል የጫጫታ አለ የሙዚቃ ድምጽ ይሰማል ከተማ ዳር ስለሆነ ብዙ ስፒከሮች ይሰማሉ። የጥይት ድምጽ ይሰማል የመኪና ድምጽ ይሰማል ማታ ማታ አንዳንዴ የተማሪ ጫጫታ አለ። እንደውም ጦጣ አለ ብዙ አለ እኛ አካባቢ እና ጦጣ ድምጽ ለራሱ ብዙ ይሰማል። እኛ አካባቢ ዶርም ገብቶ ለራሱ እስከ እምንጠጣው እንበላው ይወስድብናል ስለዚህ ጉዞ ድምጽ ማታ ይሰማል ማለት ነው።

መካከል መሆን ይመችሃል ለሚለው? አዎ፣ ሰው ነው መድሃኒቱ ምይባል ነገር አለ እና የእያንዳንዷ ነገር በምትመጣበት ጊዜ ታጋራለህ ሁሉ ነገር ይመጣል ነው ሁሉ ነገር ታካፍላለህ ላለው ሰው ማለት ነው ብቻን ከሆንክ ግን ማንም ደራሽነት የለም ብትታም ጥያቄ የለም፣ ሚረዳ የለም፣ ህክምና የሚወስደው የለም ስለዚህ በዛ ላይ በሰው መካከል መሆን፣ ሰው ባለው አካባቢ መቀመጥ፣ ሰው ባለው አካባቢ መስፈር በጣም ጠቃሚ ነው ለሰው ልጅ ሰው ነውና ያስፈልጋል። ብቻን ከሆንክ ብቸኝነት ነው የምንሰማ ብዙ ነገር ታዝናለህ ሰው ጋር ከሆንክ እየተጫወተ እየተቀላለድክ ብዙ ነገር ታሳልፋለህ ብዙ አጽዎች ትቀስማለህ ብዙ እውቀቶች ታገኛለህ እንደዚህ አስፈላጊ ነው ማለት ነው።

የሞባይል ዳታ ብዙም አልተጠቀሙም እንደኔ አልጠቀምም ምክንያቱም ግቢ ነው ያለሁት ማለት ዩኒቨርሲቲ ነው ያለሁት። ወይፋይ አለ። ድጅታል ላይብረሪ አለ እዛ ውስጥ በመግባት የተለያየ ነገሮች ማግኘት ስለምችል ያንን የጥቅል ዳታ አልገዛም። ተማሪም ስለሆንሁ ብርም ስለማላገኝ ዋይፋይ ባለበት በዛ ሄጄ የምፈልገው መረጃ ላይ ካልኩኝ። እዛ አከባቢ ሄጄ አያለሁ እንጂ የግል ዳታ ብዙም አልገዛም ማለት ነው። ብርም ብዙ ስለሌለኝ ማለት ነው። እና ዋይፋይም በብዛት ስላለ። የመግዛት አቅሙ ዝቅተኛ ነው ማለት ነው።

የአየሩ ሁኔታ በጣም ቅዝቀዛ ነው ቢያንስ ወደ ስድስት ዲግሪ ሴልሺየስ አካባቢ ነው። ትንሽ ቀዝቀዝ ይላል በጣም ደረቁ ነው ያለው። እና ጠዋት ለመነሳት ትንሽ ያስፈል በቃ ብርድ ነው እስከ ሁለት ሰዓት ምናምን ተኝተን ነው የምናረፍደው ደግሞ። ትንሽ ይበርዳል እና የአየር ንብረቱ ትንሽ ቀዝቃዛ ነው። ሰሞኑን ማለት የአየር ንብረቱ። እና በጣም ለመስራት ያዳግታል እጃችን አሳስሮ ነው የሚይዝ። ጠዋት ለመነሳት እና ቀዝቃዛ የአየር ንብረት ነው ያለው ማለት ነው። ሰሞኑን

መስመር ገዥ ነህ? አዎ ብዙ ጊዜ ብዙ ስሄድ በመስመር ላይ ብዙ የሚገዙ ነገሮች አሉ። እንደዚህ ቀለል ያሉ ምግቦች እንደ ባቡር ቆሎ ሊሆን ይችላል ለበቆሎ እሸት ያለ ሊሆን ይችላል ቆሎ እንደዚህ ለስላሳ መጠጦች። ብዙ ብዙ ደግሞ መንገድ ላይ ይሸጣሉ ለጉዞ ተብሎ ማለት ነው። ስለዚህ አንዳንድ መንገድ ላይ ስሄድ እገዛለሁ መንገድ ላይ ያለው ነገር ማለት ነው። በዚህ በዚህ ነገር ምናምን ነው እንጂ ብዙም ጊዜ። መስመር ላይ ያንያህልገዢ አይደለሁም። ጉዞ ላይ በሚሄድበት ጊዜ እገዛለሁ አንዳንድ ነገሮች ማለት ነው። ምክንያቱም ከተማ ከምገባ እዛው መንገድ ላይ ያሉትን በቀላሉ በቅርብ ስለማገኝ እዛው መንገድ ላይ አገኛለሁ እገዛለሁ።

ብዙ ሰነዶች እኮ እንደኔ የማዘጋጀት የለኝም ግን የተማርኳቸውን በተማርኩት የተማርነው ብዙ አለ ሰነድ አለ የተማርነው ከሁለተኛ ከአንደኛ አመት እስከ አራተኛ አመት ያለው ትምህርቶችን መሰነድ ማለት በአግባቡ ሰንደን መዝገብን ማስቀመጥ ማለት ነው። ልክ እንደኔ እና በጉዞ ሰነዶች ታዘጋጅ አዘጋጅቻለሁ እንዳይጠፉኝ ለወደፊት እንዳስታውሳቸውም በሆነ ቦታ አስቀምጣለሁ ማለት ነው። ስለዚህ ብዙ ሰነዶችን ባላዘጋጅም ያሉትን ትንሽ ሰክል ትንሽ ሰነዶች አስቀምጣለሁ አስፈላጊውን በጣም በማስታውስበት አካባቢ ማለት ነው።

ወደ ስራ ስሄድ የምለብሰው ልብስ አንደኛ የስራ ልብስ ነው። እኔ እንደተማሪ አሁን ወደ ተማሪ ወደ ትምህርት በሚሄዱበት ጊዜ እራቱን እለብሳለሁ። የተማሪ ዩኒፎርም አለው። እሱን እለብሳለው ሙሉውን ልብስ አለን ከጫማ ጀመረው እስከ ካራባት እስከ ቲሸርቱ እሱን ሙሉ ለብሼ እሄዳለው ማለት ነው። ምክንያቱም ለብሼ ሳልቀር ብሄድ ስለማልገባ ወደ ስራው ማለት ነው ልመለስም ስለምችል ወደ ስራ በምሄድበት ጊዜ የስራ ልብስ መልበስ በቃ ወሳኝ ነው ማለት ነው። ምክንያቱም እንደኛ ስራ ልብስ ተለበሰ ማለት ስራውን በጣም በአግባቡ እንድንሰራ ያግዝናል። ባንለብስም ያው አንሰራም ብዙ ስራ አንሰራም ቆሸሸ ምናምን ብለን ስለምንሳቀቅ ስለምንሰራ ልብሳቸው ስለማድረግ ምናምን በዛ ስራ ተነል የቀነው ስለሆነ በደንብ ስራው እንዲሰራና ደስ እያለ እንድል ሰላሳ ነሽ ማለቅ ይቆሽሻል ምናምን ሳንል ከበዛ ምን እንደዛ ስራ እንደነበረ እንዳከናውን ያደርገናል። ወደ ስራ ስሄድ እንደኔ ወደ ትምህርት ስሄድ ትምህርት ዩኒፎርም ለብሳለሁ ማለት ነው።

ቀልድ መናገር ደስ ይለኛል እንደው መቀለድ መሳቅ መጫወት ምናምን በቃ ደስ ይላል ሁሉም ነገር ማለት ነው። ምክንያቱም ነገሮችን በቀላል ነገር ታሳልፋለህ ለነገሮች አትጨነቅም። በቃ ደስተኛ ትሆናለህ ብትቀልድ ብትጫወት። ብትዝናና የሆነ በቃ የሆነ ድብርት የሆነ ነገር አይዝህም። ነገር ሰዎች በጎ ትቅበል አለ። ጓደኞች ይወዱሀል። በቃ ኑሮህን በደስታ እንድትኖር ያደርጋል። ቀልድ ምናምን ተናጋሪ በምትሆንበት ጊዜ ማለት ነው።

ኢሜል እጠቀማለሁ የተለያየ ነገሮችን ለመጠቀም ኢሜል እከፍታለሁ ዩትዩብ ላይ መረጃ ለማውረድ ቪዲዮ ለማውረድ ለምሳሌ ኢሜል ጎግል አካውንት መስከፍ ግዴታ መጀመሪያ መክፈት አለብኝ ወደዛ ለመግባት ያለእሱ መግባት ስለማልችል ማለት ነው። ስለዚህ ኢሜል አካውንት ተጠቃሚ ነኝ። ያው ብዙም ነገር መረጃ ባልላክበትም ያው አካውንቱ አለኝ ማለት ነው። እጠቀምበታለሁ ብዙም የኔ ያህል መረጃ ባላስተላልፍበትም አንዳንድ ዲጅታል ስገባ ምመዘግብበትና ብዙ ነገር እመለከተበታለሁ በዛ ላይ ማለት ነው።

እና እኔ በተቻለኝ አቅም ብዙ ነገር አደርጋለሁ። ደስ ይለኛል ሰሞኑን አሁን ኮምፒውተር ጋር ነው እማነበው። ሁሉም ነገር ኮምፒውተር መጠቀም ትችላለህ? ለሚለው አወ እችላለሁ። ምክንያቱም እኔ ተማሪ ነኝ። ቢቸግረኝም ለራሱ አይቸ ቪዲዮ አይቼን እንዴት መስራት እንዴት መክፈት እና እንደምን ደምቻለሁ ሁሉን ነገር ቆላዬን ስላለ። እዛ ሄጄ የሚቸግረኝ የሚከብደኝ ነገር ካለ ገብቻለሁ። ኮምፒውተር መሆን ጥቅም ምናምን እችላለሁ እንደኔ የሚከብደኝ ነገር የለም። እስካሁን ያገደኝ ነገር የለም እንጂ። የሚከብድ ከሆነ ኦንላይን ተምሬ። ያንን ነገር ማስተካከል እችላለው ማለት ነው።

ጨው ብዙም አልወድም መካከለኛ ሲሆን ነው እንጂብዙ አልወድም። ምክንያቱም ጨው ለስኩል ለልብ ድካም ይሆናል። ለአንዳንድ ነገሮች ስለሚያጋልጥ ጨው በበዛ ቁጥር ልብን ይፍቃል። ጤነኛ አትሆንም። እና ለአንዳንድ በሽታዎች ስለሚያጋልጥ። ጨው የበዛው ምግብ ብዙም አልወድም እንደኔ ማለት ነው። ያን ምቾት አይሰጠኝም።

ነገር አለኝ እንደኔ እንድን የሆነ ነገር አለኝ በቃ ካልኩል ነገር ደህና ነኝ ከዚህ ካልቧልታ ቆማር ምናምን ነገር አልወድም። መጠጥም አልወድም እንደዚህ እንደለኛ ነኝ የሚል አስባለሁ እንደኔ ማለት ነው ከብዙ መክብር ከጎሽ ከአእምሮን ከሚጎድ ነገሮች ብዙ ጊዜ ገልተኛ ነኝ ምክንያቱም ላይ እኔ ለዋዳጅ ስለማይጠቅም የሚጠቅም ከሆነ በመጠኑ ላድርገው እችላለሁ እና እዚህ ጋር ምናምን ሶስት ጫት ምናምን መቃመን ምንም ሰለማይተን ለሰው ልጅ እኛ እንድለኛ ነው የሚሄድ የምወስደው ከነዚህ ከሱት ነፃ መሆኔ ማለት ነው።

በስራ ሰዓት ጥሪ ታከብረህ ጥሪ ታድርጋለህን? ግን ያው ብዙ ስራ ጋር ብዙ የምጠላውም ሰው የለኝም። ነገር ግን በተጠራሁበት ሰዓት ላይ በሰአት ለመግኘት እሞክራለሁ። በስራ ሰዓት ጥሪ ታደርጋለህ ለሚለው እንደኔ ተማሪ ነው እስከመሆኑ ድረስ አድርጌ አላውቅም። ጥሪ በሚደረግበት ጊዜ ግን የተለያየ ስራ ላይ በዚህ በዚህ ጊዜ እጠራለሁ። በሰአት እሄዳለሁ በሰአት ደርስን የሚባል ነገር ሰምቼ የሚሰራ ከሆነ ወደ ተግባር እንሄዳለን ማለት ነው። እኔ እንደዚህ በኔ ጥሪ አድርጌ አላውቅም በግሌ ማለት ነው።

የቴክኖሎጂ ችግር ሲያንቀብኝ ቴክኖሎጂ ልንገርህ ብዙ እነግራለሁ። ቴክኖሎጂ ችግር ሲያጋጥም ያው ሊሚችለው ሊሚሰራው አካል መስጠት እኔ የምሰራው ከሆነ እኔ ባግባቡ የኔ ያለ የከፋ ችግር የማያመጣ እኮ እሞክረዋለሁ። ለምሳሌ ስልኬ ላይ የሆነ ነገር ቢባልሽ መጀመሪያ ወደዛ ወደጥገና መሄድ ነው። ሁሉ ነገር ፈትሻለሁ ከኔ በላይ ከሆነ ግን ወደ ሰለጠና አካል ወስጄ እንዲፈትሽው እንዲመረምረው አደርጋለሁ ማለት ነው።

እስካሁን ጊዜ በኖሩበት ጊዜ በኖሩበት እድሜ ማለት ባዶ እግሬ ህፃነት እያለው ማስታወስ እንጂ ብዙ አመት ሆኖ ትቼዋለሁ። ስለዚህ ባዶ እግር መሄድ አውቃለሁ። ነገር ግን በጣም አሰቃቂ ስቅቅ እያለ ነው ምትሄደው በደንብ መርገጥ አትፈልግም። እግር ይሳቀቃል ቅዝቃዜ አለ አሸዋ አለ ምኑ ይወጋሀል። ስለዚህ ያን አህል ምቾት አይሰጥህም። አውቃለሁ በጣም አሰቃቂና ደስ የማይል ነው ነው ማለት ነው። ባዶ እግር መሄድ በቃ ትንሽ እንደ ልብ መሮጥ አንችልም። አቃቅመው እሾሁ ምኑ ላይ የወቀሰው እንጂ በጣም ዘግናኝ እና አሰቃቂ ነው ማለት ነው።

በፍጥነት መተየብ ትችላለህ ይሄኛው መተየብ እሚለው ቃሉ ለኔ አዲሴ ነው። ላላውቀው እችላለሁ። በፍጥነት መተየብ የሚባለው ነገር ነገሮች በፍጥነት ማድረግ አልችልም እንደኔ። መጀመሪያ አስባለሁ ቀስ እያልኩ ማድረግ ነው ደስ የሚለኝ እንደኔ ነገርን በፍጥነት ማድረግ አይመችም። ምክንያቱም የሆነ ነገር ሊጎዳ ስለሚችል ማለት ነው። ቀስ ብለህ በተረጋጋ በተረጋጋ መንፈስ ማድረግ ነው። እንጂ በፍንጥ መተየብ ምናምን አልችልም እንደኔ ማለት ነው።

ፊል ነው የገጠር ልጅ ስለሆንኩ በቃ ስጠብቅ ነው። ያደኩት ማለት ነው። በቃ ለማዳ የቤተሰብ አንሰሳክ ከሚባሉት በጣም እንደሰው ናቸው። የሆነ ነገር ከሰጣቸው ይከተሉሀል እንዲሁም ለይተው ባለቤት ያውቁታል ብዬ አስባለሁ፤ ወይ አሁን ደግሞ ለምሳሌ ነበር የምልህ እና ሌላ ሰው ጋር ሲሄድ እንትን ይላል ማለት ትቼው ሲሄድ ይከተላል፤ እንደ ሰው ነው እንደዛ ይረባል ምናምን ትግስት የነበረውና ታረደ እንጂ በቃ ፍየል ሁለት ፍየል አለው ማለት አራት እግር ያለው ሁለት ቀንድ የምታበቅል እንስሳ ነው። ለመዳ እንስሳ ከሚባል ለምግብ ከሚያገለግሉት እንስሳ ናት። በደንብ አይቻለሁ። ጠብቄ አድጌሀለው ማለት ነው ፍየል

አዲሱን አመት እንግዲህ ከጓደኞቼ ጋር ሆኜ አከብራለሁ ብዬ አስባለሁ። ቤተሰብ ጋር አልደርስም ቤተሰብ ጋር አልሄድም እዚሁ ባለው ጓደኛዬ ስራ ባልደረቦቼ ጋር ሁኜ አከብራለሁ ብዬ አስባለሁ። የምናወጣቸውን ወጪ አውጥተን አብረን ደግሰን ያለነው በአቅማችን አካብራለሁ ብዬ አስባለሁ ማለት ነው። ከጓደኞቼ ጋር የተለያዩ ሰዎች ጋር ሆነን በደስ በሚል ቀን አሳልፈኝ አሳልፋለሁ ብዬ እገምታለሁ ማለት ነው። አዲስ አመት

በምን ያህል ሰዓት ትነሳለህ? ሰአቱን ግን ብዙም ግልጽ ላይሆን ይችላል። ይሄን ያህል በዚህ እኮ ሰዓት እዚህ እዚህ አምሽቼ ከተኛው ያው ዘግይቼ ልነሳ እችላለሁ። እስከ አንድ ሰዓት ወይ እስከ አስራ ሁለት ሰዓት ልቆይ እችላለሁ። ቀደም ብዬ ከተኛው ደግሞ አስር ሰዓት ልነቃ እችላለህ ማለት ነው እንጂ። ብዙም እንደምተኛው ነው አነቃቂ ሊወስን የሚችለው ማለት ነው። ከልብ እየቀጠኘ ዘግይቼ ልነሳች እችላለሁ ቀደም ብዬ ከተኛው ደግሞ ቶሎ ብዬ ልነሳ እችላለሁ እና እንደ ምኝታ ሰዓቴ ሊወስን ይችላል እንጂ። በዚች ሰዓት ነው ሁል ጊዜ የምነሳው የምለው ነገር የለኝም እንደነ

እንስሳ ያው እንደ ገጠር ልጅ አዎ የቤት እንስሳ ሞልቷል በሬ አለ ላም አለ ዶሮ አለ። ሌላ ውሻ አለ። የተለያዩ የቤት እንስሳት ለማዳ እንስሳቶች አሉ። ከሰው ጋር ተለምደው የሚኖሩ አህያ ፈረስ በቅሎ እንደዚህ እንደዚህ አሉ። ስለዚህ እንደኔ እንደ ግሌ ሳይሆን የቤተሰብ አለ ማለት ነው። ለተለያዩ ጥቅመ ጥቅም ይውላሉ በሬው ለምሳሌ ለእርሻ ስራ ለምግብ ላሟን ለርባታ። ለወተት ምናምን እጠቀምበታለሁ ለእርሻ አገልግሎት ትጠቅማለች እና ሌሎችም ብዙ ጥቅም አላቸው ማለት ነው። ስለዚህ የቤት እንስሳ አሉ ብዙ የቤት እንስሳ አለን

ወተት አዎ በጣም እንጠጣለን ግን አሁን እኔ ላይ ምጠጣው ወተት ማለት ነው ብዙ አይነት ወተት አለ የግመል ወተት አለ የላም ወተት አለ የፍየል አለ የበግ ምናምን ወተት አለ። እኔ ግን የምወደው በጣም ምወደው የላም ወተት በጣም እወዳለሁ እጠጣለሁ ማለት ነው። እና ወተት መጠጣት እወዳለሁ በተለይ የላም ከሆነ በቃ በጣም የተለመደ ነው ጥንካሬ ይሰጣናል ጉልበት ይሰጣል። ወተት የሚጠጣ ሰው ጠንካራ ይሆናል እ እና ለበሽታ ቶሎ አይጋለጥም። አቋሙ የተስተካከለ ነው የሚሆነው። ግን ብርቱ ሰለሚሆን በቃ ወተት ለጥንካሬም ጣዕም እናም ስላለው በቃ ወተት እወዳለሁ እጠጣለሁ።

በጣም ደስ ይለኛል የለኝም እንጂ ስጦታ መስጠት በጣም ደስ ይላል በቃ። ነገሮችን ቀልድናየት ለአባቴ የሆነ ነገር ስጦታ መስጠት ደግ ላደረገልህ ሰው ስጦታ መስጠት በጣም ያስደስተኛል። ቢኖረኝ የሆነ ነገር ጥሩ ላደረገልኝ ሰው ጥሩ ብሰጠው ደስ ይለኛል በቃ አይምሮ ደስ ነው የሚለው። በቃ ስጦታ መስጠት በደንብ ያረካኛል። ምክንያቱም ያንን ሰው ጥሩ ነገር አድርጎልሃል ለዛ ደግሞ በቃ ያንን ነገር ስትሰጠው በቃ እኔም ለሱ ያለኝ እንደዚህ ነው ወይ ምናምን ብሎ እንደምወደው ስጦታ ይናገራል ማለት ነው። ስለዚህ ስጦታ መስጠት በጣም ደስ ይላል መስጠት መቀበል በጣም ደስ ይለኛል ማለት ነው ለኔ።

እንግዲህ በትምህርት ላይ ስማር የምወደው ትምህርት የነበረው ታሪክ ነው ሒስትሪ የሚባል ትምህርት ነበር። ደስ ይላል አንደኛ ሀገራችን ምን ላይ እንደነበረች ከድሮ እስከ ዛሬ ላይ ያለውን ሀገርን ታሪክ ያወራል። ኢትዮጵያ ታሪክ አፍሪካ ታሪክ የሚባል አለን እና ታሪክ ማወቅ ደግሞ አንድ ኢትዮጵያዊ ግዴታ ነው። ስለአንድ ግን የሆነ ታሪክ ማወቅ አለብህ ማለት ነው። ስለዚህ በትምህርት ላይ መደብ ትምህርት የነበረው ታሪክ ሂስትሪ የሚባለው ማለት ነው። በእንግሊዘኛ ታሪክ ትምህርት ላይ በጣም ደስ ይለኛል። ስማረው ደስ የሚል ትምህርት ነበር ማለት ነው።

ለምሳሌ ቆይ ቆይ አንድ ነገሬ ጥበቡ ላይ ከሆነ ለምሳሌ ምን አለ? ስላትን መሳል የቤተክርስቲያን ጥልፍ መጥለብ ስላድኖ መሳል መስቀል መስራት በቃ በጣም በጣም ደስ ይላል። አእምሮን ያሳድሳል። እና ተለያዬ ነገሮችን መስራት በቃ ደስ ይለኛል። ለምሳሌ መተክሰስ መስቀል የቤተክርስቲያን አልባሳትን እነዚህም ጌጣጌጦችን መትከል ጉልላታችን ምናምን ሊሆን ይችላል። እነዛ እነዛ ጥበብ መስራት አሪፍ ነው ብዬ አስባለሁ። እንደኔ ማለት ነው።

ዜና በመስበር ላይ ታነባለህ እኔ አላነብም በቃ መስበር ላይ መንገድ ላይ ነገር የለም ነገር ላይ ነገር ጉዞ ነው መረጃ አለብኝ። ቦታ ሆይ የሆነ ቦታ ይዤ ነው የማነበው። እና የሆነ ጋዜጣ ምናምን ላነብ እችላለሁ የሆነ ቦታ ላይ ቁጭ ብዬ። እና እየተጓዝክ ጉዞ ሆነህ ነው እንጂ ሌለ ነገር አላነብም ማለት ነው። ዜና በመስመር ላይ አላይም እንደኔ። ሌላ ሌላ ነገሮችን ነው ላይ የምችለው። ዜና አላነብም።

ከደንበኞች ጋር ትሰራለህ አዎ ምክንያቱም ደንበኛ አብረህ ተጣምረህ ተዋቅረህ ከሰራህ አትራፊ ስለምትሆን ደንበኛ ማክበር ደንበኛ ማክበር ንጉስ ነው ይባላል። እና የሚመጣ አሪፍ ነው ደንበኛ ሱቅ ጋር ነው የምሰራው። አሪፍ ግንኙነት ካለህ አትራፊ ስለምሆን ማለት ነው። እና ደንበኛ ጋር መስራት በጣም አሪፍ ነው አዋጪነት ነው። ምክንያቱም ደንበኞች የሚፈልጉትን ማቅረብ ይሄን ይሄን አምጡ ሲሉ በአግባቡ ማቅረብ ከቻልን የፈለግነውን ያህል መድረስ እንችላለን አትራፊም እንሆናለን ማለት ነው። በደንበኞች ትእዛዝ የምንሰራ ከሆነ ስለዚህ ከደንበኞች ጋር ቁርጥ ግንኙነት ቁርኝት ሊኖረን ይገባል ማለት ነው። ትልቅ ቁርኝት ማለት ነው

የሙዚቃ መሳሪያ መጫወት ትችላለህ ለሚለው አዎ እችላለሁ። ያው በብዛት ባይሆንም ባህላዊ የሙዚቃ ዋሽት ብብብ ብትወስድ ለምሳሌ ዋሽንት ከበሮ። ይሄ በበዓል ቀን እመታለሁ እጨፍራለሁ ምናምን እየመታው ማለት ነው። ዋሽት ደሞ በረሀ ላይ በሚሄድበት ጊዜ ቁጭ ብዬ ቦታ። እዛ ከብቶች በማግድበት አካባቢ ላይ ቁጭ ብዬ እመታለሁ ማለት ነው። እና የባህር ሙዚቃ አንዳንዶችን የተወሰነ እሞክራለሁ። እንዴ እኔ በብዛት ባይሆንም ማለት ነው። እንደዚህ የሙዚቃ መሳሪያዎች እጨዋታለሁ ማለት ነው።

ምን የቤት እቃዎች ትጠቀማለህ በቤት ውስጥ ብዙ የቤት እቃዎች እጠቀማለሁ ማለት ነው። ለምሳሌ አንዳንድ ነገሮች ይኖራሉ። የምግብ መመገቢያ ሳህን አለ ሹካ ማንኪያ አለ ትሪ አለ አንዳንድ ነገር ደግሞ። አቃ አለ ሌላ ምንድነው? ሌማት አለ። ሌላ ሌላ ነገር አጠቀማለሁ ለምሳሌ ላይ ትሪ አለ ሌማት አለ ሞሰብ። የወጥ ማማሰያ አለ። ማንኪያም እነዚህ እነዚህን እጠቀማለሁ።

ቤት ያው ልጅ የሚያደርገው መቀመጫ አለ ብዬ አላስብም ያው የተለመደ ነው። ሁልጊዜ በሁሉም ቤት ያለና ግን እንደኛ አካባቢ ከትልቅ መቀመጫ የሚሆን አለ አንዳንድ ነገሮች ውስጥ እጠቀማለሁ። እንደዛ ላይ ይቀመጣሉ ማለት ነው። ለምሳሌ ሶፋ ሊኖር ይችላል። አንዳንድ እንግዳ መቀመጫ ላይ ሊቀመጡ ይችላሉ። ከዛ ውጪ ላይ አለ የተጋነነ ነገር የለም ከሌላው ሚለይበት ማለት ነው።

እና በምንጣፍ ላይ ትቀመጣለህ? የሚለውን ገጠር አብዛኛው ገጠር ላይ ያደግነው ምንጣፍ ነው ያሳደገን ምንተኛበት ምንውልበት ምንጣፍ ነው፤ ምንለብሰው ምንጣፍ ነው። ጎዛ አለ ልምድ ሚባል የሚለበስ ማለት ነው። ምንጣፍ ላይ ትቀመጣለህ። እንግዳ ሲመጣ ሚቀመጠው አብዛኛው መንጣፍ ላይ ነው። ገጠር አካባቢ ማለት ነው እና ምንጣፍ ላይ መቀመጥ ተቀምጫለሁ እቀመጠጣለው። እቀመጣለሁ ብዙ ጊዜ እቀመጣለሁ አሁን ገጠራ አካባቢ ስሄድ ማለት ነው። ብዙ የተለመደ እንደ እንግዳ ለሚወደው ሰው ትልቅ የበጋ አጎዛ ምናምን ያቀርብለታል ይቀመጣል እዛ ምንጣፍ ላይ ማለት ነው።

ገንዘብ ትቆጥባለህ የሚለው? አዎ እያንዳንዷን ነገር የተሰጠኝን ገንዘብ በአግባቡ እጠቀማለው ቆጥባለሁ ገንዘብ መቆጠብ ለነገ ማስቀመጥ ነው ምሆናለ ብዬ አሁን ሳላጠፋ ለነገ ወደፊት መቆጠብ አለብኝ ማለት ነው። እና ገንዘብ አሁን እየተራቁ ማስቀመጥ ሳይሆን ከመጠን በላይ ከማጠፋው ቆጥቤ ነገ የሆነ ነገር ሲቸግሬን እጠቀማለሁ። ከዛሬ ቀንሼ ለነገ ለማስቀመጥ ማለጥ ማለት ነው። ስለዚህ ገንዘብ ቆጥበዋለሁ እንደኔ።

የለኝም እንደኔ ተማሪ ምናምን እንኳን ብዙም አመራር ሚና አልደረስኩም ያው ትልቅ ሙያ ያላቸውን ነው የሚጋብዘው። አመራር ሚና ላይ የሚለው እኔ የለሁም ሀላፊነት የለኝም። እንደ ተማሪ በተማሪ አክት ነው የማረገው እንጂ ለኔ የተሰጠኝ አመራር ሀላፊነት ወይም ሚና የለኝም። ብዙ በዚህ ሀላፊነት የለኝም አላምንም።